የቀረ ምግብ ትበላለህ ለሚለው? የቀረ ምግብ ጋር ምሳሌ የተረፈ። የተረፈ ምግብ እኔ አልበላም። የቀረ ምግብ ትበላለህ ለሚለው? ከተረፈ ጋር ሳያይዘው የተረፈ ምግብ አልበላም። እናም የቀረ ምግብ ትበላለህ ለሚለው የቀረ ምግብ አልበላም።

በመንገድ ላይ ምግብ ትገዛለህ ለሚለው? አዎ በመንገድ ላይ ምግብ እገዛለሁ። ማለትም እንደገጠመኝ። የመንገድ ላይ ካገኘሁ። እንዲሁም ደግሞ የአስቤ ከቤቴ ይሄን እገዛለሁ ብዬ የወጣሁትን። ከመንገድ ላይ እገዛለሁኝ። እናም በመንገድ ላይ ምግብ ትገዛለህ ለሚለው? አዎ እገዛለሁ።

ልብስ በእጅ ታጥባለህ? ለሚለው አዎ ልብስ በእጄ ነው የማጥብ እናም ልክ እረፍት ባሉኝ ጊዜ በተለይ ቅዳሜ ቅዳሜን አዎ የልጆቼን የሁሉንም የኔንም እንደ አጠቃላይ የስራ ልብስ ምናምን የብቅታ ልብስ እንደ አጠቃላይ ልብሶችን በእጅ ታጥባለህ? ለሚለው አዎ በእጅ አጥባለሁ።

የምትወደው ሬስቶራንት የት ነው? ለሚለው የምወዳቸው ሬስቶራንቶች አሉ። እናም ልክ ከነዛ ውስጥ እኔ ደስ የሚለኝ። ብዙ ጊዜ የምወዳቸው ሬስቶራንት ቦታዎች ጸጥታ ያለበት ብዙ ጊዜ ወከባ ያልበዛበት እወዳለሁኝ። እናም የው አንዳንድ ጊዜ እኔ ብዙ ጊዜ ሬስቶራንት ውስጥ አልገባም። እናም አንዳንድ ጊዜ ልገባ የምችለው ቦይዝ የሚባል ቦታ ነው ለጊዜው

ስልክ ስልክ የሚለው። ቀደም ብሎ የቤት ስልኮች ነበሩ አሁን ደግሞ ልክ ወደ ሞባይሎች ስናመጣው ስልክ በጣም ጠቃሚ እና አስፈላጊ ነገር ነው። አገር ውስጥ ከላ ሰው ጋር። ውጭ ካለ ሰው ጋር እንድሁም ደግሞ እዛው ለዛው በመሆን በእግር ሳይንቀሳቀሱ ልክ በስልክ ያለውን ነገር። ጨርሶ ለመቀመጥ በቃ በጣም አስፈላጊ እና አስፈላጊ። ስልክ የምንለው በጣም ጠቃሚ በቃ ከመጠን በላይ የማይገለጽ በቃ

ግራ ግራ የሚለው አንደኛ ግራ እጅ አለ። እናም ደግሞ ግራ የምንለው ግራ የተገባ ወይንም የተጠማዘዘ ቀጥተኛ ያልሆነ ልክ እንደዚህ በቀጥታው ሳይሆን ጥምዝዝ ያለ ነገር በማለት እኔ እገልጸዋለሁ።

ልጅ ሲባል እንግዲህ ልጅ ህፃን አለ አዋቂ አለ ትንሽዬው ከልጅ መለስ ያለው ምናምን ልጅ አሉ። እነዛም ደግሞ ልክ ህፃናትም አሉ። እናም ያው ለአቅመ አዳም ያልደረሱ ወይም ራሳቸውን ያልቻሉ ማለት ነው። ልጅ ማለት እንግዲህ በቤተሰብ ላይ ያለ ራሱን ችሎ የማይኖር እንደሚለው እንግዲህ ልጅን እንገልጸው

ስንት ነው? ለሚለው በሸቀጣ ሸቀጦችም ዙርዝር ይችላል። ለምሳሌ ሳሙና ስንት ነው? እንደገና ደግሞ ይህን ነገር ስጭኝ ስትለኝ ወይንም ብር ብር ስጪኝ ስትለኝ ስንት ነው የምሰጠሽ? ልክ በዚህ መልኩ ስንት ነው የሚለውን ስንት ልስጥሽ? ምን ያክል ልስጥሽ? ብዬ እገልጸዋለሁ። እና ስንት ነው የሚለውን በዚህ መልኩ ነው

ልብስ ሲባል እንግዲህ ልብስ ለሰው ልጅ። በቃ እርቃንን ሰውነትን ላለማሳየት በልብስ የተለያዩ ልብሶችን እንደ አጠቃላይ ለሰው ህፃናት አዋቂ ምናምን ሳይመርጥ የምንጠቀመው ነው። ልብስ ማለት እና ልብስን በዚህ መልኩ እገልጸዋለሁኝ።

ከሰአት የሚለው እንግዲህ ከሰአት ከጠዋት ከአንድ ሰዓት እስከ ስድስት ተኩል ያለውን ከጧት ተብሎ የሚወሰድ ሲሆን ከሰአት የሚባለው ደግሞ ከሰባት ሰዓት ተኩል በኋላ ያለው ከሰአት እንለዋለን። እናም ከሰአት የምንለው ከስድስት ሰዓት ከሰባት ሰዓት ተኩል ወደዚያ ያለው ከሰአት ብዬ እጠራዋለሁ

ዛሬ ማለትም ይሄ ቃሉ ዛሬ ማለት አሁን ለምሳሌ ዛሬ ቀኑ ሮዕቡ ነው። ዛሬ ማለት ልክ ዛሬ ያለንበት በቃ ሙሉ ቀናቶች ሃያ አራት ሰዓት ሙሉ ያሉት የውሎና ያዳሩ ዛሬ ይባላል ማለት ነው።

አጋር የምንለው እኔ እንደኔ አገላለጽ አጋር የሚለው። በስራም ይውን በምንም ይውን የመገናኛው ይህ እኮ አጋሬ ነው። ይህው ጓደኛዬ ነው እደማለት ጭምር ማለት። ይህ እኮ ይችህ እኮ አጋሬ ናት። እንላለን እና አጋሬ የሚለውን እንደኔ አገላለጽ እንደዚህ ነው

ስእረዝ የምንለው እንግዲህ ብ ከነጥብ አይነቶች የሚመደበው ነው ሰረዝ እንግዲህ የሆነ እሚጽፍ ነገር ጽፈን አንድአንድ ዝርዝር ሃስቦች ለምሳሌ እስክብሪቶ፣ ደብተር እርሳስ ምናምን የሚባሉትን ልክ በሰረዝ ለመለየት እንጠቀምበታለን።

መቼ የሚለው እንግዲህ ይሄን ነገር መቼ እናደርጋለን እዚህ ቦታም መቼ እንሄዳለን? ይሄን ነገር መቼ እንፈጽመዋለን? መቼ የሚለው ቃል ማለት መቼ ይሆናል? መቼ እናደርገዋለን? መቼ ስብሰባ እናደርጋለን? ልክ በዚህ መልኩ መቼ የሚለውን ቃል እንገልጸዋለን

አክስት ሲባል እንግዲህ አክስት የምለው። የሚለው እንግዲህ እኔ ስገልጸው የእናቴ እህት አለች። እንዲሁም የ የአባቴ እህት አለች። እናም የእህት ልጅ አክስት ነው የምትባለው። የወንድም ልጅ አክስት ነው የምትባለው። እና አክስት የሚለውን በዚህ መልኩ ነው የምገልጸው

"የት" የሚለው ቃል እንግዲህ ሲገለፅ፣ የት ነሽ? የት ነህ? የት ቦታ እንገናኝ? የት የተነጋገርንውን ነገር እንፈፅም? እያልን የት የሚለውን ቃ፣ ል ልክ በዚህ መልኩ እገልፀዋለሁኝ።